ጾም ትጾማለህ አዎ ጾም ጾም አለው ጾም። ብዙ አይነት በኢትዮጵያ አቆጣጠሮች ብዙ አይነት ጾሞች አሉ። ለምሳሌ የገና ጾም አርብሮቡ ጾም። አርብሮቡ ጾም። ማርያም ጾም ወራው ጾም። የሐዋርያት ጾም የሚባሉ ብዙ አይነት ጾሞች አሉ። እና እነዚህን ጾሞች ጾማቸዋለሁ። ከ እስከ አብዛኛውን ጊዜ የምጾመው እስከ ሰባት ሰዓት። ከስድስት ተኩል እስከ ሰባት ተኩል ያለው ምግብ እበላለሁ። ግን ትክክለኛው የአጽዋ ማትቀን በኢትዮጵያ ኦርቶዶክስ። እምነት መሰረት ግን ዘጠኝ ሰዓት ነበረ። ግን እኔ የምጾመው ግን ስድስት ሰዓት አካባቢ ጾም አለው። ስድስት ሰዓት ተኩል አካባቢ እበላለሁ። ስለዚህ እስከዚያ ድረስ ጾም ጾም አለው። ስለዚህ ጾም ትጾማለህ ለሚለው ጥያቄ። መልሱ አዎ ጾም እጾማለሁ።

የሽያጭ ግቦ ግቦች አሉህ? አዎ ይኖረኛል የሴ የሴ ብዙ የምሸጣቸው ግቦች አሉኝ። ለምሳሌ ግቦቼ ልሸጣቸው ያሰብኩት አንደኛው ሪሰርች በመስራት ሪሰርች ሪሰርች በማሳተም ጥሩ ሪሰርችን ማሳተም ይሄ የመጀመሪያ ግቤ ነው። ልሸጠው ያሰፉት ግቤ ነው። ሁለተኛ የተለያዩ ንግድ ላይ ተሰማርቼ እነሱን የመሸጥ ግብ አለኝ ለመሸጥ ግብ አለኝ። ስለዚህ በተ የተለያየ አይነት የግብዎች ግቦች አሉ ለመሸጥ

እሺ ብዙ አይነት ባህላዊ ምግቦች አሉ። ለምሳሌ ሽሮ፣ ቅቅል፣ ክትፎ እንዲሁም ጥብስ ባየ አይነት በየአይነት ፍትፍት ፍርፍር እነዚህ እነዚህ ባህላዊ በኢትዮጵያ የተለመዱ የባህል ምግቦቶች ናቸው። ግን እኔ የምወደው አንደኛ ከ በጾም ሰዓት ሲሆን የምወደው የምግብ አይነት ሽሮ ነው የመጀመሪያው ሽሮ ነው። ሁለተኛ አይነት የሚባለው ምግቦች ናቸው ስለዚህ እነዚህን በጣም እወዳቸዋለሁ። የምወድበት ምክንያት አንደኛ ለጨጓራዬ በጣም ቀላል ምግቦች ስለሆኑ ተስማሚ ናቸው። ጨጓራ ስላለብኝ በጣም በልቻቸው የሚስማሙኝ የምግብ አይነቶች ናቸው። ሶስተኛ ሶስተኛ በቃ ዋጋቸውም በጣም ተመጣጣኝ የሆኑ የምግብ አይነቶች ናቸው። በዚህ ምክንያት እነዚህ ምግቦች የኔ ተቀዳሚ ምርጫዎቼ ናቸው። ነገር ግን ጾም ፍስክ በሆነበት ሰዓት ደግሞ ብዙ አይነት ከስጋ ነክ የተሰሩ ምግቦች አሉ እንቁላል ፍርፍር አለ ስጋ ፍርፍር አለ። ቀይ ወጥ አለ አልጫ ወጥ አለ ስለዚህ እኔ ብዙ ጊዜ የምወደው ጥብስና አልጫ ባልጫ የተሰሩ የፍስስክ የምግብ ባህላዊ ምግቦችን አብዛኛውን ጊዜ የምወዳቸው የምግብ አይነቶች ናቸው።

አዎ ቡና መፍጨት አውቃለሁ በማሽን ደግሞ ቡና መፈጨው ስለዚህ አብዛኛውን ጊዜ ቡና መፍጨት በጣም እወዳለሁ። አውቃለሁ እንዴት እንደሚፈጭ ቡና ይቆላል። ፕሮሰሱን ንገረኝ ካልክ ወይም ደግሞ ሂደቱን ንገረኝ? ካልክ ለምሳሌ ቡና እንዴት እንደሚፈጭ ልንገርህ። መጀመሪያ ቡና ይታጠባል። ቡና ከታጠበ በኋላ ይቆላል። ከተቆላ በኋላ ይፈጫል። ይፈጫል ብዙ አይነት መፍጫ መንገዶች አሉ በማሽን ሊፈጭ ይችላል። እንዲሁም ደግሞ በእጅ ሊወቀጥ ይችላል በእጅ ሊወቀጥ ይችላል። በኢትዮጵያ ድሮ ባደኩበት ግጥረማው አካባቢ በእጅ። በቡና ቡና መውቀጫ ይባላል። በቡና መውቀጫው ይወቀጣል። አሁን በዘመናዊ መልኩ ግን ማሽን ኤሌክትሪካል ማሽን አለኝ። በኤሌክትሪካል ማሽን ምን አደርጋለሁ? ይፈጫል ስለዚህ ቡና ሲፈጭ አውቃለሁ። ቡና መፍጨትም እችላለሁ

ብስክሌት ትጋልባለህ አዎ ብስክሌት መጋለብ አልችልም እኔ ችሎታውም የለኝም። ብስክሌት ምክንያቱም ብስክሌት እኔ ገጠር ያደኩ ልጅ ስለሆንኩገጠር በህፃንነቴ ያደኩት ገጠር ነው። ስለዚህ ምንም አይነት የብስክሌት አቅርቦት አልነበረም። እኔ በማድግበት ግዜ ነገር ግን ወደ ከተማ የገባሁት በጣም ታደኩና ከጎሮመስኩ ስለሆነ። ብስክሌት የመንዳቱ ፍላጎት ብዙም እኔ ከብት በመጠበቅ ያደኩ ልጅ ስለሆነ ስለዚህ ብስክሌት ለመንዳት ብዙም ፍላጎት አልነበረኝም። ስለዚህ በዛ ምክንያት ብስክሌት እስካሁን አልነዳም

መዝገቦችን ታስቀምጣለህ አዎ። አዎ የሚጠቅሙ መዝገቦችን በጣም አስፈላጊና ወደፊት ሊጠቅሙኝ የሚችሉ መዝገቦችን በተቻለኝ መጠን አስቀምጣለሁ በጥንቃቄ በጥንቃቄ አስቀምጣለሁ። ለምሳሌ እኔ አሁን ከአንደኛ ክፍል ተምሬ እስከ ዩኒቨርሲቲ የተመረቅኩባቸውን ዶክመንቶችን ከአንድ ክፍል ወደ አንድ ክፍል ያደኩባቸውን ዶክመንቶች ከስምንተኛ ክፍል ጀምሬ እስከ ላይኛው ድረስ በስራ በስርዓት አቀምጫለሁ። ነገር ግን ደግሞ የማይጠቁም መዛግብቶችን ደግሞ ብዙ ጊዜ አላስቀምጥም። አሁን ለምሳሌ ማስተማሪያ ዘንድሮ ያስተማርኩበት መዛግብት ለከርሞ አላስቀምጥም። ምክንያቱም አሁን ያለው ዘመናዊነት ወይም ከሃርድ ኮፒ ወደ ሶፍት ኮፒ ስለተቀየረ። የምጠቀመው በብዛት ሶፍት ኮፒ ነው የማደላው። ስለዚህ በዚህ ምክንያት እነዚህ ነገሮች በጣም ወሳኝ የሆኑ ነገሮችን አስቀምጣለሁ። ወሳኝ ያልሆኑ ነገሮችን ደግሞ አላስቀምጥም።

እሺ በልጅነት የኖርኩት ገጠራማ ገጠር ውስጥ ነው። ተወልጄ ያደግኩት ቤቱም ሳር ቤት የሚባል ይሄ ከሳር ተሰርቶ። ከሳር ቤቱ ይሰራል በላዩ ላይ ግን ቆርቆሮ ከመሆን ይልቅ ሳር ነበር የሚሆነው። ቆርቆሮ በሰአቱ ምንም አይነት ቆርቆሮ አልነበረም በአካባቢያችን በሰፈራችን ነገር ግን በሳር ከሚኖሩ በሳር የሳር ቤት የሚባለው የቤት አይነት ነበር የሚኖረው። ክብ ቤት ሆኖ የቤቱ አይነት ንገረኝ ካልከኝ ልነግርህ የምችለው ክብ ነበረ ቤቱ ይሰራል ከእንጨት ይሰራል። ነገሩ ቤቱ ከተሰራ በኋላ የክብ ቅርጽ ይዞ ከላይ ግን ያለው። ይሄ ቆርቆሮ አሁን አሁን አሁን በቆርቆሮ እየተቀየረ ነው። ነገር ግን በድሮ ሰዓት ሲሰራ ወይም እኔ ሳድግ ወይ እኔ ያደኩበት ሲሰራ የነበረው ሳር ከላይ። ይደረጋል ከዛ ሳሩ በሳሩ ውስጥ እኛ ውስጥ ገብተን እንኖራለን ይሄ ነው የኛ የመኖሪያ ቤት አይነታችን የነበረው። ሳር ቤት የሚባለው ወይም ደግሞ ከሳር የተሰራ ቤት ነበር። እኔ ያደኩበት ቤት

እሺ በመስታወት ላይ ምን ያህል ጊዜ ታያለህ? ኦኬ እኔ ብዙ ጊዜ የማየው መስተዋትን ጠዋት ተነስቼ ብዙ ጊዜ አስር ግፋ ቢል ከአምስት ደቂቃ ነው። ከአምስት ደቂቃ እስከ አስር ደቂቃ ባለው ከቀን ውስጥ። እንደዛ ጠዋት ላይ ተነስቼ የማየው ያውም ያን ያህል አልቆይም። ነገር ግን ከአምስት ደቂቃ እስከ አስር ደቂቃ በሚሆን ጠዋት ጠዋት መስታወት የመታየት ልምድ አለኝ። ምክንያቱም ጠዋት ተነስቼ ይሄ አይኔ ጋር ያለ ቆሻሻ ይኖራል። ፊቴ ላይ ያለ ቆሻሻ ለማየት እኔ ብዙ ጊዜ ከአምስት እስከ አስር ደቂቃ በሚለው ብዙ ጊዜ መስታወት ላይ ጊዜን አሳልፋለሁ። ያ ነው ማረገው።

እሺ የምወደው የመክሰስ አይነት ፍርፍር ይሄ ከእንጀራ ተዘጋጅቶ። ይሄ ሚዘጋጅ ፍርፍር አለ አይደለ እሱን ነው የምወደው የምወደው የምግብ አይነት ፍርፍር ፍርፍር በጣም እወዳለሁ። ብዙ ጊዜ የምወደው የስ የእንትን አይነት ፍርፍር ነው የምወደው ስለዚህ ብዙ ጊዜ ፍርፍርን እጠቀማለሁ። ስለዚህ የምወደው የምግብ አይነት ለመክሰስ የምጠቀመው ፍርፍር ቢሆንልኝ ደስ ይለኛል። ግን አብዛኛውን ጊዜ ከስራ ጋር ስለማይሄድ አስራ አንድ ሰዓት መጥቶ ለመብላት ወይም መክሰስ ለመብላት ትንሽ ስለሚያስቸግረኝ። ብዙ ጊዜ የምቀጣው ይበልጣል እንጂ የምወደው የምግብ አይነት ወይም ደግሞ ለመክሰስ ቢዘጋጅልኝ ከምመርጣችሁ ምግቦች ወይም የመጀመሪያው ተቀዳሚ ምግቢያ ምግ መክሰሴ ፍርፍር ቢሆን በጣም እወዳለሁ።

ኦኬ የምመኘው የስራ አይነት ኮንትራክተር ነው ኮንትራክተር ወደፊት ኮንትራክተር ብሆን ደስ ይለኛል ምክንያቱም አሁን ያለሁበት የስራ አይነቴ የሲቪል ኢንጂነሪንግ መምህር ነኝ ነገር ግን ወደፊት በ በዚህ በኢንዱስትሪው ወይም ደግሞ በኮንስትራክሽኑ ዘርፍ መሃንዲስ ወይም ደግሞ ኮንትራክተር ፍቃድ አውጥቼ በዛ በኩል ብሰራ በጣም ደስ ይለኛል። ምክንያቱም ጥሩ ገቢ ይገኝበታል በገቢ በኩልም ጥሩ ነው። እንደገና የተለያዩ የማህበረሰቡን ችግር መቅረፍም እችላለሁ። ስለዚህ በጣም የምወደውና የምመኘው ወደፊት መስራት የምፈልገው የስራ አይነት ኮንትራክተር ወይም ደግሞ የተለያዩ ኮንስትራክሽን ኮንስትራክሽን ድርጅቶች ውስጥ መሰማራት በዛ ወደዛ ብገባ በጣም ደስ ይለኛል። ምክንያቱም ያለኝ እውቀትን የቲዎሪቲካል እና ፕራክቲካል እውቀትን ተጠቅሜ ወደ መሬት ማውረድ እፈልጋለሁ። ስለዚህ በተለይ ትልልቅ ህንፃዎችን ትልልቆች ህንፃዎችን የቤት መኖሪያዎችን የጋራ አፓርትመንቶችን እነዚህ እነዚህን ብሰራ በጣም ደስ ይለኛል ምክንያቱም ብዙ አይነት የማህበረሰብ ችግር ስላለ እነሱ እነሱ ችግሮች ላይ ብሳተፍ የራሴን ድርሻ ባካፍል በጣም ደስ ይለኛል

እሺ እሳትን ለማያያዝ ወይም ለማንደድ አንደኛ የምጠቀመው ክብሪት ክብሪት ክብሪት እጠቀማለሁ ሁለተኛ እንጨት እንጨት አሁን እንጨት ለማያያዣ ክብሪት ከጫርኩ በኋላ እንጨቱን ተጠቅሜ ምን አረጋለው እሳቱን አያይዘዋለው ከዛ ያን ከሰል እሳት ከሰሉ ወይ ከሰል ላይ መውሰድ እችላለው እሳቱም ማያያዝ እችላለው። ስለዚህ ሁለት ነገሮች ናቸው በዋናነት የሚያስፈልጉ እንጨት ወይም ገለባ ወይም ደግሞ ክብሪት እነዚህ ነገሮች ካሉ እሳትን በቀላሉ ማያያዝ ይቻላል። ስለዚህ ብዙ ጊዜ የምጠቀማቸው እሳትን ለማያያዝ ክብሪት ወይም ደግሞ እኔ የምጠቀማቸው እነዚህን ነው። እሳት አይ ሚን ማለቴ ክብሪት እንጨት ወይም ደግሞ ገለባ የባህር ዛፍ ገለባ ሊሆን ይችላል። የብእር ወይም ደግሞ የእህል ገለባ ወይም ብእር የምንለው ሌላ ቤንዚን ራሱ ወይም ደግሞ ጋዝ የተለያዩ ጋዞች ተጠቅሜም እሳትን ማያያዝ እችላለሁ። ስለዚህ በእነዚህ መንገዶች እሳትን በቀላሉና በአጭሩ እና በትንሽ ደቂቃ ማያያዝ እችላለሁ።

እሺ የጫማ ቁጥር ስንት ነው? የጫማ ቁጥሬ ብዙ ጊዜ የምለብሳቸው የጫማ ቁጥሮችን ሰላሳ ዘጠኝ እና አርባ ሁለቱን በጣም ነው የምለብሳቸው እና ብዙ ጊዜ የለመድኳቸው የጫማ ቁጥሮች አሁን ባለው አሁን እድሜ ሰላሳ አምስት አመቴ ነው። ከሃያ አምስት ወይም ከሃያ አራት አመቴ ጀምሮ ስካውን ድረስ ባለው እድሜ ኦልሞስት ስንት አመት አካባቢ ማለት ነው? አስር እና ከዛ በላይ ሰላሳ ስምንት ሰላሳ ዘጠኝ የጫማ ቁጥር ከዛ አይበልጥም ከዛ አያንስም። ስለዚህ ብዙ ጊዜ የምትጠቀመው የጫማ ቁጥሬ። ሰላሳ ስምንት ወይም ሰላሳ ኖ ኖ ሰላሳ ዘጠኝ እና አርባ የጫማ ቁጥሮችን ብዙ ጊዜ የለመድኳቸው እና በጣም እነዚህ ሄደው ከእኔ ጋር ልክክ ወይም ደግሞ ግጥም የሚሉ የጫማ ቁጥር ምርጫዎች ናቸው።

አዎ ከስራ ባልደረቦችህ ጋር ጥሩ የሆነ ግንኙነት አለን ጤናማ ጥሩ አስተሳሰብ ያለው በመካከላችን ያለው የስራ ግንኙነት። አንተ ትብስ እኔ ልብስ የሚል ነው እንጂ አንዱን ያገለለ አንዱን የጎዳ አይነት ግንኙነት የለንም ስለዚህ በጣም ጤናማ ጥሩ የሆነ ግንኙነት። ከጓደኞቼ ጋር ወይም ከስራ ባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ እነሱ ይሚወዱኛል እኔም እወዳቸዋለሁ ሀሳብ ያጋሩኛል ሀሳብ አጋራቸዋለሁ ስለዚህ በዚህ መልኩ ጤናማ የሆነ ግንኙነት አለን። የስራ ጭናን ለመቀነስ ጤናማ የሆነ ግንኙነት መኖር ግዴታ ነው ብየ ስለማምን። ከስራ ባልደረቦቼ ጋር እስካሁን ባለኝ ጤናማ፣ ቀልጣፋ እና ታማኒ ግልጽ የሆነ ግንኙነት ነው ያለው።

አዎ ምግብን ምግብን ለሌሎች ማካፈል በጣም የምወደው ነው። ምክንያቱም ለምሳሌ ምግቤን ከማካፍልባቸው ለልጆቼ አካፍላለሁ ለባለቤቴ አካፍላለሁ ለቤተሰቦቼ ለእናት አባቶቼ ለወንድሞቼ ለእህቶቼ እንዲሁም ደግሞ ሌላ እህል ምግቤን የማካፍለው ለ የኔ ቢጤ አካፍላለሁ ለጎረቤት አካፍላለሁ። ለስራ ባልደረቦች አካፍላለሁ። እንዲሁም ለአካባቢዬ ሰዎች ለድሮቼ ስለዚህ ያው የ ግድ ነው ማካፈል ብቻ በል ብቻውን የበላ በ ኢትዮጵያ አባባል አንድ አለ ብቻውን የበላ ብቻውን ይሞታል የ ሚባል አባባል። አለ። በትንሹ በብዙም ሳይሆን እኔን በማይጎዳ መልኩ ያለኝን ምግብ በተቻለ መጠን። በአካባቢ ላሉት በዙሪያ በሁሉ ላሉት የማካፈል ልምዱ አለኝ።

አዎ በእጅ ስራ ስራ ብዙ ስራ አደርጋለሁ ለምሳሌ ስክሪፒቶ መጽሐፍ ራሱ የእጅ ስራ ነው ስለዚህ ብዙ ጊዜ እጽፋለሁ። የተለያዩ የማስተማሪያ ነገሮችን በእጄ እሰራለሁ። ይሄ አንደኛው ነው። ሁለተኛው የእጅ ስራዎች ለምሳሌ የሚጠቅሙ የእጅ ስራዎችን እሰራለሁ። ለምሳሌ መስፋት ልብስ መስፋት እሱን እሱን አደርጋለሁ። ብዙ ጊዜ እሰፋለሁ። ልብሶች የተቀደዱ ልብሶችን የተቀደደ ልብስ ካለ እሱን እሰፋለሁ። ሌላ ማደርገው። ቁፋሮ የእጅ ስራ ነው አትክልቶችን እቆፋፍራለሁ። አለሁ እንጨት እፈላልጣለሁ ይሄ የእጅ ስራ ነው። ስለዚህ በእጅ ሚሰሩ ስራወችን ብዙ ጊዜ የመስራት ልምዱ አለኝ ችሎታውም አለኝ። ብዙ ጊዜም እሰራለሁ። ወ ወደፊትም የምሰራቸው እና ማስቀጥላቸው የስራ አይነቶች ናቸው።

ትንኞች በአካባቢ በአካባቢው አሉ አዎ ብዙ አይነት ትንኞች አሉ አካባቢው ለምሳሌ። ትንኝ የምትባለዋ ቢንቢ ቢንቢ ለምሳሌ ቢንቢ ማታ ማታ በጣም እየመጣች የምትረብሸን ቢንቢ የምትባል ትንኛ አለች። ልጆችን እየወጋች በጣም የምታስቸግር ትንኝ እሷ ትነኝ አሁን በብዛት ልክ መብራት እንደጠፋ የሆነ መብራት ትንሽዬ መብራት ካየች መጣ ፊት የምትወጋ ናት። ቢንቢ አለ ስለዚህ የቢንቢ ትንኞች አሉ። ሌላ ይሄ ውርር የሚያደርጉ በአየር ላይ የሚሄዱ ትንንሽ ጥቃቅን የሆኑ ትንኞች የሚባሉ አሉ። ስለዚህ እነሱ እነሱ አይነት በጣም ትንኞች አሉ። ሌላ በአካባቢ ይሄ የውባ ትንኝ የሚባል የሚባል አለ። ነገር ግን እኔ ግን በአይን ህሊናዬ አይቼው አላቅ አይቻት አላውቅም። ግን የወባ ትንኝ የምትባል አለ ስለዚህ እንደ አጠቃላይ እንደ አጠቃላይ ትንኝ በእኛ አካባቢ በደብረ ማርቆስ ዙሪያና አካባቢም ብዙ አይነት ትንኞች አሉ

እንዴ ስንት ትራስ ትጠቀማለህ እንዴ? ለግሌ ከሆነ የምጠቀመው ትራስ አንድ ትራስ ነው የምጠቀመው ከዛ በላይ ስንት ትራስ ልትጠቀም ትፈልጋላችሁ? ግን እንደ አልጋ ግን አሁን ለምሳሌ ሁለት አልጋ አለኝ። ሁለት አንድ አልጋ አለኝ አንድ ዝም ብሎ የእንግዳ ማረፊያ ትራስ። ሜትር ከሃያ ፍራሽ አለኝ። ስለዚህ አንዱ አልጋ ላይ ሁለት ትራስ አለ እንደ አጠቃላይ ግን እኔ የምጠቀመው አንድ ትራስ ብቻ ነው። እዛኛው ይሄ እንግዳ ማረፊያው ላይ ያለው። ትራስ ደግሞ ሁለት ትራስ እንደ አጠቃላይ ቤት ላይ አራት ትራስ። አካባቢ ሊኖረኝ ይችላል። ግን እኔ በብዛት ስተኛ የምጠቀመው የትራስ ትራስ ትንሽዬ ትራስ ነው የምፈልገው ብዙም ራስ ጭንቅናቴን የሚያቃና ትራስ አልፈልግም። ስለዚህ እኔ ያለኝ ትራስ ኦልሞስት አንድ ትራስ በሚለው ይያዝና አንድ ትራስ ለራሲ እጠቀማለሁ።

አዎ ስራዬ በጣም አድካሚ ነው ምክንያቱም መለፍለፍ ይሄ ማውራት ብዙ ሰዓት ማውራት የሚያስፈልገው የስራ አይነት ነው። ያለኝ ቅደም እንደነገርኩህ የስራ አይነቴ በደብረ ማርቆስ ዩኒቨርሲቲ የሲቪል ምህንድስና መምህር ነኝ። በመምህርነት ስለዚህ መምህር ስትሆን ደግሞ ትለፈልፋለህ ትናገራለህ ቢያንስ አሁን በተለይ ከሶስት ሰዓት እስከ አራት ሰዓት ባለው ሬንጅ ውስጥ ነው። ማውራት የሚጠበቅብኝ ስለዚህ በጣም አድካሚ ነው። ቆሜ ነው የማስተምረው። በጣም ብዙ ጉልበት ወይም ኢነርጂ ሉዝ አደርጋለሁ ወይም ደግሞ አወጣለሁ። ስለዚህ በጣም አድካሚ ከሚባሉት የስራ አይነቶች ውስጥ ይመደባል ብዬ አስባለሁ። የጉልበት ስራ ባታወጣም ጉልበት ስራ አላወጣም እውነት በርግጥ መለፍለፉ ማውራቱ ብዙ መናገሩን ብዙ በተናገርክ ቁጥር የመድከም ስሜት አለው። ማታ ማታ በጣም ሀይለኛ ድካም ይሰማኛል ስለዚህ ጉረሮ የመንቃት ነገር ይታያል። የምድክም ስሜት ይሰማኛል ስለዚህ ስራዬ አድካሚ ከሚባለው የስራ አይነት የሚመደብ የስራ አይነት ነው።

የድርጅት ዝግጅቶች ዝግጅቶች ትሳተፋለህ? አዎ በመጠኑ በትንሹም ቢሆን እሳተፋለሁ። አንዳንድ ዝግጅት ድርጅቶች የሆነ ዝግጅት ሲያዘጋጁ ለምሳሌ ኮንፈርት ደብረማርቆስ በብዙ ጊዜ የማገኘው ደብረማርቆስ ዩኒቨርሲቲ በሚያዘጋጃቸው ዝግጅቶች ላይ ብዙ ጊዜ እሳተፋለሁ። ሌላ ይሄ ኢንተርናሽናል እና ኢንተርናሽናል የሚባሉ ኦርጋናይዜሽኖች በሚያዘጋጁት ዝግጅቶች ላይ ብዙ ጊዜ ተሳትፌ አውቃለሁ። ሌላ የተለያዩ ድርጅቶች ግብረነስ ግብረ ግብረ ስናይ ድርጅቶች ሊሆኑ ይችላሉ። እነሱ አካባቢ ላይ አልፎ አልፎ አልፎ አልፎ በጣም አልፎ አልፎ እሳተፋለሁ። እና እንደ አጠቃላይ ድርጅቶች በጣም በሚያዘጋጁያቸው ዝግቶች የመስራት በአብዛኛው ግን ደብረማርቆስ ዩኒቨርሲቲ የሚያዘጋጃቸው ዝግጁዎች የምረቃር ሊሆን ይችላል ምርቃ ዝግጅት ላይ እሳተፋለሁ። ሪሰርች ዝግጅት ላይ እሳተፋለሁ። እንደገና ኤ ፕሮሞሽን የሚሰጥ ዝግጅት አዘጋጃለሁ። ስለዚህ በምሰራበት የስራ መስክ ብዙ አይነት ዝግጅቶች ላይ ተሳትፌ አውቃለሁ

አዎ ለሌሎች ማስተማር ትችላለህ? አዎ በጣም ነው። ማስተምረው እኔ ፕሮፌሽኔ ወይም ደሞ የስራ መስኬ ማስተማር ስለሆነ አደለም ሌሎችን የራስህን ሰዎችንም ማስተምር ሰው ነኝ። ስለዚህ የተለያዩ ለምሳሌ በተለያዩ ዩኒቨርሲቲ ከተለያዩ ማህበረሰብ የመጡ ተማሪዎችን ብዙ ጊዜ አስተምሬ አውቃለሁ። ለምሳሌ በደብረ ማርቆስ ዩኒቨርሲቲ በሲቪል ኢንጂነሪንግ ተማሪ የመጡትም ተማሪዎች አስተምራለሁ። ስለዚህ ሌሎችን የማስተማር ብቃቱም ችሎታውም አለኝ። ኦልሞስት ወደ ስንት አመት ማለት ነው? አስር አመት እና ከዚያ በላይ መሰለኝ ያስተማርኩ አደለ አዎ። አስር አመት እና ከዚያ በላይ በደብር ማርቆስ ዩኒቨርሲቲ ሌሎችን ሳስተምር ነበረ። ስለዚህ ሌሎችን የማስተማር ችሎታማ አቅምም በጣም ነው ያለኝ። በጣም አስተምራለሁ ጎበዝም መ መምህር ነኝ ብዬ ራሴን እገልጸዋለሁ። ብዙ ያስተማርኳቸው ተማሪዎች ራሱ በጣም የሚወዱኝ እና የሚያከብሩኝ የመምር መምር ነኝ ብዬ አስባለሁ።

ዳቦ ማመሰል ትችላለህ እንዴ በጣም የምወደውና የምግብ ዝግጅት አይነት ዳቦ ማመሰል በጣም ነው እምችለው። ኤሌክትሪክ ማብሰር አለችኝ በሷ ማዘጋጀት እችላለሁ ማብሰል እችላለሁ። ምንም ዲያቦ ማብካት ነው አውክተህ ዱቄቱን ታቀላቅላለህ? ማ ማቡኪያ ማቡኪያ እሚባል ፓውደር ነው። እሚሉትዱቄት ቡሆ እሚባል አለ ቡሆ ታመጣለህ እሱን። ታቦካለህ ከሶስት ሰዓትና አራት ሰዓት በሁአተላ ማቡካት ሰዓት ውስጥ የመውካት እንትን አለው። ሊጡ ከቦካ ወይም ከተንኳፈፈ በኋላ ምን ታደርጋለህ? ያን ሊጥ ኤሌክትሪካል ምጣር ላይ ትወስዳለህ። ኤሌክትሪካል ምጣድ ላይ ከወሰድክ በኋላ ምን ታደርገዋለህ? ትጠፈጥፋለህ ከጠፈጠፍክ በኋላ። ምንታደርጋለህ? ታገላብጠዋለህ ኢሌክትሪኩ በራሱ ያበስለዋል በጣም ቀላል። እውቀት የሚያስፈል ገው የምግብ አይነት ነው ብየ አላስቡም። ዋናው ስራው ብየ እማስበው። ዳቦ ለመስራት ወይም ዳቦ ለማብሰል ዋናው ሰራው ተብሎ እሚታሰበው ምንድን የው ሰዓት የማውቅ ነው? እውቀቱ ያ ነው። በቃ ሰዓቱ ምን ያህል ዳቦ ይበስላል? ምን ያህል? ሊጡ ይቦካል ወይም ይንኳፈፋል የሚለውን ነገር ካወክ ዲያቦ መስራት በጣም ቀላል ነው። ተራ ሰው ማንኛውንም ሰው መስራት የሚችለው የስራ አይነት ነው። ወይም የስራ ባህሪኑ በቀላሉም ደግሞ ሊሰራ የሚችል የስራ አይነት ነው። እና ደቡብ ማልሰል በጣም እችላለሁ በጣም እንደውም ዳቦዬን የበሉት ሁላ ዳቦ ድገምል እያሉ የመብላት ልምድ አላቸው። አዎ ዳቦ የመብላት የማብሰል ልምድ አለኝ።

ኮፊያ ማድረግ ትወዳለህ ወደሚለው ጥያቄ? እንሂድ አይ ኮፊያ እኔ ፀጉሬ ሽበት ነው እንጂ ያስቸግረኝ መላጣ የሚባል ሰውም አይደለሁም ኮፍያ ብዙ ጊዜ አላደርግም ኮፍያ ማድረግም አልወድም። ኢቭን ምን እንትን ራሱ ኮፍያ መደረብ ቀርቶ። ፎጣ እራሱ ጭንቅላቴ ላይ ማድረግ አልወድም ምክንያቱም የጭንቅላት ቅርጼ እራሱ በጣም የሚያምር። አሁን ያስቸግረኝ ሽበት ፀጉሬ ወደ ነጭ የመቀየር ነው እንጂ እሱን ለመከላከል ወይም ፀሀይን ለመከላከል ብዬ ኮፍዬ እስካሁን አድርጌ አላውቅም ወደፊትም የማደርግ አይመስለኝም። ምክንያቱም ኮፍያ አብዛኛው ሰው የሚያደርገውን ሰው ስጠይቀው በብዛት መላጣ ሰው በጣም መላጣ ሰው አንደኛ መላጣውን ላለማሳየት። ሁለተኛ ደግሞ ለምን መሰለህ ሁለተኛ ደግሞ ብዙ ጊዜ የሚያደርጉት ፀጉር ፀሀዩ ራሱ አትችለውም በጣም ሀይለኛ ፀሀይ ሲመጣ ይሄ የተመለጠው የራስ ቅልህ ፀሀይን ለመቋቋም አቅሙ ኑሮን ቆዳህ ቆዳህ ነው። ኦልሬዲ ፀሀይን የሚያገኘው ስለዚህ ያንን ለመከላከል ምን ያስፈልጋል ቆብ ያስፈልጋል። ስለዚህ እኔ ደግሞ ራሴ መላጣ ስላልሆነ ብዙ ጊዜ ኮፍያ ማድረግን አልመርጥምም አልወድምም ወደፊትም ኮፍያ አደርጋለሁ ብዬ አላስብም ነገር ግን ኮፍያ የማድረግ ልምድ የለኝም።

እሺ ማታ በምን ሰዓት ትመገባለህ? ይሄ በጣም ቀላል ጥያቄ ነው። ማታ ብዙ ጊዜ የምመገበው ሁለት ሰዓት አካባቢ ሁለት ሰዓት ከምሽቱ ሁለት ሰዓት። ይሄ ሁለት ሰዓት በኢትዮጵያ ሰዓት አቆጣጠር ሁለት ሰዓት እስከ ሁለት ሰዓት በቃ ከ እንደው ግፋ ቢል ሄደ ቢባል ሁለት ተኩል። እስከ ሁለት ተኩል ብዙ ጊዜ በቀን ነው የምንተኛው ሶስት ሰዓት አካባቢ እንተኛለን። እንደው ሄደ ሄድን ብንል ሶስት ሰዓት ሄደን ነው። ምንተኛው ስለዚህ አብዛኛው ጊዜ ቁርስ ራት ምበላው። እስከ ምሽቱ እንደው ሄደ ቢባል ሁለት ተኩል ነው። ግን ከአንድ ተኩል እስከ ሁለት ተኩል በዝያን ውስጥ በዝያን ሰዓት ልዩነት ምንእናደርጋለን? እራት እንበላለን ይሄ ነው እንትን የልምዴ። ብዙ ማምሸት አልወድም። አሁን ባልኝ ባልኝ የህይወት እንትን ብዙ ጊዜ የምናደርገው ምንድነው? አንድ ሰዓት አካባቢ አንድ ሰዓት ተኩል አካባቢ እስከ ሁለት ሰዓት ተኩል በዛም ውስጥ እራታችንን እንበላለን። እንደው ሶስት ሰዓት ላይ ወይም ደግሞ ሶስት ተኩል ላይ ሄድን ብንል እስከ ሶስት ተኩል ወደ እንቅልፍ እንሄዳለን። ጠዋት ደግሞ አስራ አንድ ሰዓት ላይ እንነቃለን። ይሄ ባህላችን የእንትን ባህላችን ይሄ ምግብ የራት አበላላችን። ከአንድ ሰዓት ተኩል እስከ ሁለት ሰዓት ተኩል ውስጥ ራታችንን እንበላለን።

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ ይህ ግደታ ነው እኮ ነገር ዝርዝር ጽፈህ ካልሄድክ እኮ አሁን ባለው የገበያ ሁኔታ እኮ የዋጋ ንረቱ በራሱ እኮ ጭንቅላታችን እያዞረን ነው። ስለዚህ እንዴት ጽፌ አልሄድም በጣም ጽፌ የምሄደው ምንም ጥያቄ የለውም ምክንያቱም ገበያከሄድኩ በኋላ እኔ የምገዛውንም አላውቀውም ስለዚህ መጀመሪያ በንጹህ አዕምሮየ ጠዋት እንደተነሳሁ የምገዛቸው አይነቶችን ዝርዝር እጽፋለሁ ቢያንስ ለማስታወሻ ከዛ ከሄድኩ በኋላ ምን አደርጋለሁ እገዛለሁ ያ ነው የማደርገው እንደዛ ነው ግን ብዙ ጊዜ የመጽሐፍ እንትን አለኝ እንጽፋለን። ምክንያቱም ገበያ ከሄድክ በኋላ የሚነግርህ ዋጋ ባየ ምንም እንትን የለውም የሚነግርህ ዋጋ ጭንቅላትክን ያዞርሃል ከዚያ ልትገዛው የሄድክ ይጠፋል ወደ ቤት ትመለሳለህ ስለዚህ እንደዚያ ከመሆኑ ይልቅስ ቢያንስ ጽፈኸው ከሄድክ ምን አልገዛውም ብለህ ወደ ደብተርህ ወይም ደግሞ ወደ ጻፍክበት ማስታወሻ ስትሄድ የጻፍከውን ነገር ልትገዛው የሄድክን ነገር ታስታውሳለህ ስለዚህ ምንም ጥያቄ የለውም እኔ ባለኝ ጭንቅላቴንበብዛት አላምንበት ወደ ገበያ ሲሄድ የግድ ስለዚህ ምን ያስፈልገኛል? ዝርዝር ያስፈልገኛል ምን መግዛት እንደምችል መጀመሪያ ጽፌ እሄዳለሁ ከዛ ገዝቼ እመለሳለሁ ይሄ ነው አዎ ዝርዝር ጽፌ ነው የምጓዘው።